የባህላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ውብ ነው። እግሮችን እና ትከሻዎችን በልዩ መንገድ እንጠቀማለን የሙዚቃ ምንነት መከተል አለብን። መምህሩ እንቅስቃሴዎችን ያሳያል። እኛም እንደጋገማለን ለመጀመሪያ ከባድ ነበር። አሁን እየተሻልኩ ነው። ከሌሎች ተጨማሪዎች ጋር እንለማመዳለን ሁላችንም አብረን እንደምናለን። ባህላችን በመጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን። ዳንስ ደስታና ኩራት ነው ይህ የኛ ማንነት ነው። የባህላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ዉብ ነው። እግሮችን እና ትከሻዎችን በልዩ መንገድ እንጠቀማለን። የሙዚቃ ምትን መከተል አለብን መምህሩ እንቅስቃሴ ያሳየናል። ያሳያል እኛም እንደግማለን በመጀመሪያ ከባድ ነበር። አሁን እየተሻልኩ ነው። ከሌሎች ተማሪዎች ጋር እንለማመዳለን ሁላችንም አብረን እንደምን አለን። ባህላችንን መጠበቅ አስፈላጊ ነው። በባዓላት ላይ እናቀርባለን። ዳንስ ደስታና ኩራት ነው ይህ የኛ ማንነት ነው። የባህላዊ ዳንስ መማር ጀምሬያለሁ እስከስታ በጣም ዉብ ነው። እግሮች እና ትከሻዎችን በልዩ መንገድ እንጠቀማለን የሙዚቃ ምትን መከተል አለብን መምህሩ እንቅስቃሴዎችን ያሳያል። እኛን እንደግማለን በመጀመሪያ ከባድ ነበር። አሁን እየተሻልኩ ነው። ከሌሎች ተማሪዎች ጋር እንለማመዳለን ሁላችንም አብረን እንደምናለን። ባህላችንን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን። ዳንስ ደስታ እና ኮራት ነው ይህ የኛ ማንነት ነው። የባህላዊ ዳንስ መማር ጀምሬያለሁ እስክስታት በጣም ዉብ ነው። እግሮችንና ትከሻዎችን በልዩ መንገድ እንጠቀማለን። የሙዚቃ ምት መከተል አለብን መምህሩ እንቅስቃሴዎችን ያሳያል እኛ እንደግማለን በመጀመሪያ ከባድ ነበር። አሁን እየተሻልኩ ነው። ከሌሎች ተማሪዎች ጋራ እንለማመዳለን ሁላችንም አብረን እንደምናለን። ባሀላችንን መጠበቅ አስፈላጊ ነው። በባዓላት ላይ እናቀርባለን። ዳንስ ደስታና ኩራት ነው ይህ የኛ ማንነት ነው። የባህላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ዉብ ነው። እግሮችንና ትከሻዎችን በልዩ መንገድ እንጠቀማለን። የሙዚቃ ሙዚቃ ምትን መከተል አለብን መምህሩ እንቅስቃሴዎችን ያሳያል እኛም እንደግማለን። በመጀመሪያ ከባድ ነበር። አሁን የተሻልኩ ነው። ከሌሎች ተማሪዎች ጋር እንለማመዳለን። ሁላችንም አብረን እንለማመዳለን ባህላችን መጠበቅ አስፈላጊ ነው። በባዓላት ላይ እናቀርባለን። ዳንስ እና ደስታ ኩራት ነው። ይሄ የኛ ማንነት ነው። የባህላዊ ዳንስ መማር ጀምሬያለው እስክስታ በጣም ነው እገሮች እና ተከሻዎችን በለዩ መንገድ እንጠቀማለን የሙዚቃ ምትን መከተል አለብን። መምህርሩ እንቅስቃሴን ያሳያል እኛም እንደግማለን በመጀመሪያ ከባድ ነበር አሁን እየተሻልኩ ነው። ከሌሎች ተማሪዎች ጋር እንለማመዳለን ሁላችንም አብረን እንለምዳለን። ባሀላችንን መጠበቅ አስፈላጊ ነው። በባዓላት ላይ እናቀርባለን ዳንስ ደስታ እና ኩራት ነው። ይሄ የእኛ ማንነት ነው። የባህላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ወብነው። እግሮቼን እና ትከሻዎችን በልዩ መንገድ እንጠቀማለን። የሙዚቃ ምት መከተል አለብን መምህሩን እንቅስቃሴዎችን ያሳያል እኛም እንደግማለን በመጀመሪያ ከባድ ነበር አሁን እየተሻልኩ ነው። ከሌሎች ተማሪዎች ጋራ ይህንን እንለማመዳለን ሁላችንም አብረን እንለምዳለን ባህላችንን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን ደስታና ዳንስ ደስታና ኮራት ነው ይህ የኛ ማንነት ነው። የባህላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ወብ ነው። እግሮችንና ትከሻዎችን በልዩ መንገድ እንጠቀማለን። የሙዚቃ ምትን መከተል አለብን። መምህሩ እንቅስቃሴ ህይወችን ያሳያል እኛም እናለማመዳለን በመጀመሪያ ከባድ ነበር አሁን እንደግማለን በመጀመሪያ ከባድ ነበር አሁን እየተሻልኩ ነው። ከሌሎች ተማሪዎች ጋር እንለምዳለን ሁላችንም አብረን እንለምዳለን ባህላችንን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን። ዳንስና ደስታ ዳንስ ደስታና ኩራት ነው። ይህ የኛ ማንነት ነው። የባህላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ውብ ነው። እግሮችንና ትከሻዎችን በልዩ መንገድ እንጠቀማለን የሙዚቃ ምትን መከተል አለብን። መምህሩን እንቅስቃሴዎችን ያሳያል እኛም እንደግማለን መጀመሪያ ከባድ ነበር። አሁን እየተሻልኩ ነው። ከሌሎች ተማሪዎች ጋራ እንለማመዳለን ሁላችንም አብረን እንለምዳለን ባህላችን መጠበቅ አስፈናጊ ነው በባዓላት ላይ እናቀርባለን። ዳንስ ደስታና ኩራት ነው ይሄ የኛ ማንነት ነው። የባህላዊ ዳንስ መማር ጀምራለሁ እስከስታን አጠማምሮ እግሮችንና ትከሻዎችን በልዩ መንገድ እንጠቀማለን የሙዚቃ ምት መከተል አለብን። መምህሩ እንቅስቃሴን ያሳያል እኛም እንደግማለን በመጀመሪያ ከባድ ነበር አሁን እየተሻልኩ ነው። ከሌሎች ተማሪዎች ጋር እንደማመዳለን ሁላችንም አብረን እንለምዳለን ባህላችን መጠበቅ አስፈላጊ ነው።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

ፀጉሬን ለመቆረጥ ጊዜ ደርሷል። በየወሩ እሄዳለሁ። መስተካከል ያስፈልገዋል። የፀጉር አስተካካዬ ጥሩ ናት። ምን እንደምፈልግ ታውቃለች። አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥበዋለች፤ ከዛ ትቆጥጠዋለች። መስታወት እመለከታለሁ። በዙሪያው ሴቶች ሌሎች እየታደሉ ናቸው። ሁላችንም እንነጋገራለን። ስለ ህይወትና ስራ እንወያያለን። የሳሎን ጊዜ ማረጋጋት ነው። ከዛ ፀጉሬ ደስ ይለኛል። ንፁህና መስተካከል ተሰምቷል። ፀጉሬን ለመቁረጥ ጊዜ ደርሷል። በየወሩ እሄዳለሁ። መስተካከል ያስፈልገዋል። የፀጉር አስተካካዬ ጥሩ ናት። ምን እንደምፈልግ ታውቃለች። አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥበዋለች፤ ከዛ ትቆርጠዋለች። በመስታወት እመለከታታ እመለከታለሁ። በዙሪያው ሴቶች ሌሎች የታደሉ ናቸው። ሁላችንም እንጋራለን። ስለ ህይወትና ስለ ስራ እንወያያለን። የሳሎን ጊዜ ማረጋጋት ነው። ከዛ ፀጉሬ ደስ ይለኛል። ንፁህና መስተካከል ተሰምቷል። ፀጉሬን ለመቆረጥ ጊዜ ደርሷል። በየወሩ እሄዳለሁ። መስተካከል ያስፈንጋል። የፀጉር አስተካካዬ ጥሩ ናት። ምን እንደምፈልግ ታውቃለች። አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥበዋለች፤ ከዛ ትቆርጠዋለች። መስታወት በመስታወት እመለከታለሁ። በዙሪያው ሴቶች ልሎች የታደሉ ናቸው። ሁላችንም እንጋራለን። ስለ ህይወትና ስራ እንወያያናለን። የሳሎን ጊዜ ማረጋጋት ነው። ከዛ ፀጉሬ ደስ ይለኛል። ንፁህና መስተካከል ተሰምቷል። ፀጉሬ ለመቆረጥ ጊዜ ደርሷል። በየወሩ እሄዳለሁ። መስተካከል ያስፈገዋል። የፀጉር አስተካክዬ ጥሩ ናት። ምን እንደምፈንግ ታውቃለች። አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥበዋለች፤ ከዛ ትቆርጠዋለች። በመስታወት እመለከታለሁ። በዙሪያው ሴቶች ሌሎች የታደሉ ናቸው። ሁላችንም እንጋራናለን። ስለ ህይወትና ስለ ስራ እንወያያለን። የሳሎን ጊዜ ማረጋጋት ነው። ከዛ ፀጉሬ ደስ ይለኛል። ንፁህና መስተካከል ተሰምቷል። ፀጉሬ ለመቆረጥ ጊዜ ደርሷል። በየወሩ የእሄዳለሁ። መስተካከል ያስፈልገዋል። የፀጉር አስተካካይ ጥሩ ናት። ምን እንደምፈልግ ታውቃለች። አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥበዋለች፤ ከዛ ትቆርጠዋለች። በመስታወት እመለከታለሁ። በዙሪያ ሴቶች ሌሎች የታደሉ ናቸው። ሁላችንም እንጋራለን። ስለ ህይወትና ስለ ስራ እንወያያለን። የሳሎን ጊዜ ማረጋጋት ነው። ከዛ ፀጉሬ ደስ ይለኛል። ንፁህና መስተካከል ተሰምቷል። ፀጉሬ ለመቆረጥ ጊዜ ደርሷል። በየወሩ እሄዳለሁ። መስተካከል ያስፈልጋል። የፀጉር አስተካከዬ ጥሩ ናት። ምን እንደምፈልግ ታውቃለች። አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥበዋለች፤ ከዛ ትቆርጣለች። በመስታወት እመለከታለሁ። በዙሪያው ሴቶች ሌሎች የታደሉ ናቸው። ሁላችንም እንጋራለን። ስለ ህይወትና ስለ ስራ እንወያያለን። የሳሎን ጊዜ መረጋጋት ነው፤ ከዛ ፀጉሬ ደስ ይለኛል። ንፁህና መስተካከል ተሰምቷል። ፀጉሬን ለመቆረጥ ጊዜ ደርሷል። በየወሩ እሄዳለሁ። መስተካከል ያስፈልገዋል። የፀጉር አስተካካዬ ጥሩ ናት። ምን እንደምፈልግ ታውቃለች። አንዳንድ ጊዜ አዲስ ስታይል እሞክራለሁ። በመጀመሪያ ታጥበዋለች። ከዛ ትቆርጠዋለች። በመስታወት እመለከታለሁ። በዙሪያው ሴቶች ሌሎች የታደሉ ናቸው። ሁላችንም እንጋራለን። ስለ ህይወትና ስለ ስራ እንወያያለን። የሳሎን ጊዜ ማረጋጋት ነው፤ ከዛ ፀጉሬ ደስ ይለኛል። ንፁህና መስተካከል ተሰምቷል። ፀጉሬን ለመቆረጥ ጊዜ ጊዜው ደርሷል። በየወሩ እሄዳለሁ። መስተካከል ያስፈልገዋል። የፀጉር አስተካካዬ ጥሩ ናት። ምን እንደምፈልግ ታውቃለች። አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥበዋለች፤ ከዛ ትቆርጠዋልች። በመስታወት እመለከታለሁ። በዙሪያው ሴቶች ሌሎች የታደሉ ናቸው። ሁላችንም እንጋራለን። ስለ ህይወት እና ስራ እንወያያለን። የሳሎን ጊዜ ማረጋጋት ነው። ከዛ ፀጉሬ ደስ ይለኛል። ንፁህና መስተካከል ተሰምቷል። ፀጉሬን ለመቁረጥ ጊዜ ደርሷል። በየወሩ እሄዳለሁ። መስተካከል ያስፈልገዋል። የፀጉር አስተካካዬ ጥሩ ናት። ምን እንደምፈልግ ታውቃለች። አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥበዋለች፤ ከዛ ትቆርጠዋለች። በመስታወት እመለከታለሁ። በዙሪያው ሌሎች ሴቶች የታደሉ ናቸው። ሁላችንም እንጋራለን። ስለ ህይወትና ስራ እንወያያለን። የሳሎን ጊዜ ማረጋጋት ነው። ከዛ ፀጉሬ ደስ ይለኛል። ንፁህና መስተካከል ተሰምቷል። ዘጉሬን ለመቆረጥ ጊዜ ደርሷል። በየወሩ እሄዳለሁ። መስተካከል ያስፈልገዋል። የፀጉር አስተካካዬ ጥሩ ናት። ምን እንደምፈልግ ታውቃለች። አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥበዋለች፤ ከዛ ትቆጥጠዋለች። በመስታወት እመለከታለሁ። በዙሪያው ሴቶች ሌሎች የታደሉ ናቸው። ሁላችንም እንጋራለን። ስለ ህይወት እና ስራ እንወያያለን። የሳሎን ጊዜ መረጋጋት ነው። ከዛ ፀጉሬ ደስ ይለኛል። ንፁህና መስተካከል ተሰምቷል።

ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው ከልጅነቴ ጀምሮ አንዳንዶቹ አሉ እርስ በእርሳችን እንረዳዳለን በሸገር ጊዜ ይቀራረቡናል በደስታ ጊዜ አብረው ይሳቃሉ ሚስጥሮችን እንለዋወጣለን በቅዳሜው አብረን እንሰበሰባለን ቡና እንጠጣለን ታሪኮችን እንናገራለን አንዳንድ ጊዜ እንጨቃጨቃለን ግን ፈጥነን እንቅርታ እንጠያየቃለን ጓደኝነት እምነትም ያስፈልገዋል እውነተኛ ጓደኛችን እድለኛ ያደርገዋል ከእነሱ ጋር መሆን ደስ ይላል ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው ከልጅነቴ ጀምሮ አንዳንዶቹ አሉ እርስ በእርሳችን እንረዳዳለን። በችገር ጊዜ ይቀራረቡናል በደስታ ጊዜ አብረውን ይሳቃሉ ሚስጥሮችን እንለዋወጣለን በቅዳሜው አብረን እንሰበሰባለን ቡና እንጠጣለን ታሪኮችን እንነግራለን አንዳንድ ጊዜ እንጨቃጨቃለን ግን ፈተናንዬ ይቅርታ እንጠይቃለን ጓደኝነት እምነት ያስፈልገዋል እውነተኛ ጓደኛ እድለኛ ያደርጉሃል ከእነሱ ጋር መሆን ደስ ይላል ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው። ከልጅነቴ ጀምሮ አንዳንዶች አሉ እርስ በእርሳችንን እንረዳዳለን በችግር ጊዜ ን ይቀራረቡናል በደስታ ጊዜ አብረው ይሳቃሉ ሚስጥሮችን እንለዋወጣለን በየቅዳሜው አብረን እንሰበሰባለን ቡና እንጣጣለን ታሪኮችን እንንነገራለን አንዳንድ ጊዜ እንጨቃጨቃለን ግን ፈጥነን እንቅርት ይቅርታ እንጠያይቃለን ጓደኝነት እምነት ያስፈልገዋል እውነተኛ ጓደኞች እድለኛ ያደርጉሃል ከእነሱ ጋር መሆን ደስ ይላል ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው ከልጅነቴ ጀመሮ አንዳንዶች አሉ እርስ በእርሳቸው እንረዳዳለን በችግር ጊዜ ይቀራራቡናል በደስታ ጊዜ አብሮ ይሳውቃሉ ሚስጥሮችን እንለዋወጣለን በቅዳሜው አብረን እንሰበሰባለን ቡና እንጠጣለን ታሪኮችን እንነግራለን አንዳንድ ጊዜ እንጨቃጨቃለን ግን ፈጥነን ይቅርታ እንጠይቃለን ጓደኝነት እምነት ያስፈልገዋል እውነተኛ ጓደኛ እድለኛ ያደርገዋል ከእነርሱ ጋር መሆን ደስ ይላል ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው ከልጅነቴ ጀምሮ አንዳንዶቹ አሉ እርስ በእርሳችን እንረዳዳለን በቸገረን ጊዜ ይቀራረቡናል በደስታ ጊዜ አብሮ ይስቃሉ ሚስጥሮችን እንለዋወጣለን በቅዳሜው አብረን እንሰበሰባለን ቡና እንጠጣለን ታሪኮችን እንነጋገራለን አንዳንዴ ጊዜ እንጨቃጨቃለን ግን ፈጥነን ይቅርታ እንጥያ እንጠየቃለን ጓደኝነት እምነት ያስፈነጋል እውነተኛ ጓደኛ እደረኛ ያደርጉሃል ከእነሱ ጋር መሆን ደስ ይላል ጓደኞቹ በህይወቴ ውስጥ በጣም አስፈላጊዎች ናቸው ከልጅነቴ ጀመሮ አንዳንዶች አሉ እርስ በእርሳችን እረዳዳና በችግር ጊዜ ይቀራረቡናል በደስታ ጊዜ አብረው ይስቃሉ ሚስጥሮችን እንለዋወጣለን የቅድ በየቅዳሜ አብረን እንሰበሰባለን ቡና እንጠጣለን ታሪኮችን እንነጋገራለን አንዳንድ ጊዜ እንጨቃጨቃለን ግን ፈጥነን ይቅርታ እንጠይቃለን ጓደኝነት እምነት ያስፈነገዋል እውነተኛ ጓደኞች እድለኛ ያደርጉሃል ከእነሱ ጋር መሆን ደስ ይላል ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው ከልጅነቴ ጀምሮ አንዳንዶቹ አሉ እርስ በእርሳችን እንረዳዳለን በቸገረን ጊዜ ይቀራረቡናል በደስታ ጊዜ አብረው ይሳቃሉ ሚስጥሮችን እንለዋወጣለን በቅዳሜው አብረን እንወን እንሰበሰባለን ቡና እንጠጣለን ታሪኮችን እንናገራለን አንዳንድ ጊዜ እንጨቃጨቃለን ግን ፈጥነን ይቅርታ እንጠያይቃለን ጓደኝነት እውነት ያስፈንገዋል እውነተኛ ጓደኛ እድለኛ ያደርጉሃል ከእነርሱ ጋር መሆን ደስ ይላል ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው ከልጅነቴ ጀምሮ አንዳንዶቹ አሉ እርስ በእርሳችን እንረዳዳለን በቸገረን ጊዜ ይቀራረቡናል በደስታ ጊዜ አብረው ይሳቃሉ ሚስጥሮችን እንለዋወጣለን በየቅዳሜው አብረን እንሰበሰባለን ቡና አንጠጣለን ታሪኮችን እንነግራለን አንዳንድ ጊዜ እንጨቃጨቃለን ግን ፈጥናን ይቅርታ እንጠይቃለን ጓደኝነት እምነት ያስፈልገዋል እውነተኛ ጓደኛ እድለኛ ያደርጉሃል ከእነሱ ጋር መሆን ደስ ይላል ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው። ከልጅነቴ ጀመሮ አንዳንዶቹ አሉ እርስ በእርሳችን እንረዳዳለን። በቸገረን ጊዜ ይቀራረቡናል። በደስታ ጊዜ አብረው ይሳቃሉ። ሚስጥሮችን እንለዋወጣለን በየቅዳሜው አብረን እንሰበሰባለን ቡና እንጠጣለን ታሪኮችን እንነግራለን አንዳንድ ጊዜ እንጨቃጨቃለን ግን ፈጥነን ይቅርታ እንጥያየቃለን ጓደኝነት እምነት ያስፈንገዋል እውነተኛ ጓደኛ እድለኛ ያረጉሃል ከእነሱ ጋር መሆን ደስ ይላል ጋድኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው። ከልጅነቴ ጀምሮ አንዳንዶቹ አሉ እርስ በእርሳችን እንረዳዳለን በቸገረ ጊዜ ይቀራረቡናል በደስታ ጊዜ አብረው ይስቃሉ ሚስጥሮችን እንለዋወጣለን በቅዳሜ አብረን እንሰበሰባለን ቡና እንጠጥ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

እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በየሁድ ቤተክርስቲያን እሄዳለሁ። ጽሁለት እና መዝሙር ወዳለሁ። የወንጌል ትምህርት ምክር ይሰጣል። ከማህበረሰብ ጋር መገናኘት ያስደስተኛል። ቅዳሴ ሰላም ያስገኛል። በቤት ውስጥም እጸልያለሁ። ጠዋት እና ምሽት እንዘክራለን። የእምነት መጻፍ አነባለሁ። ብዙውን ጊዜ ህግን እከተላለሁ። ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል። በእግዚአብሔር ላይ እተማመናለሁ። እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በእሁድ ቤተክርስቲያን እሄዳለሁ። ጸሎት እና መዝሙር እወዳለሁ። የወንጌል ትምህርት ምክር ይሰጣል። ከማህበረሰብ ጋር መገናኘት ያስደስተኛል። ቅዳሴ ሰላም ያስገኛል። በቤት ውስጥም እፀልያለሁ። ጠዋት እና ምሽት እንዘክራለን። የእምነት መጻሀፍ አነባለሁ። የጾም ጊዜ ህግን እከተላለሁ። ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል። በእግዚአብሔር ላይ እተማመናለሁ። እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በእሁድ ቤተክርስቲያን እሄዳለሁ። ጸሎት እና መዝሙር ወዳለሁ። የወንጌል ትምህርት ምክር ይሰጣል። ከማህበረሰብ ጋር መገናኘት ያስደስተኛል። ቅዳሴ ሰላም ያስገኛል። በቤት ውስጥም እፀልያለሁ። ጠዋት እና ምሽት እንዘክራለን። የእምነት መጻህፍት አነባለሁ። ብፆም ጊዜ ህግን እከተላለሁ። ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል። በእግዚአብሔር ላይ እተማመናለሁ። እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በእሁድ ቤተክርስቲያን እሄዳለሁ። ጸሎት እና መዝሙር እወዳለሁ። የወንጌል ትምህርት ምክር ይሰጣል። ከማህበረሰብ ጋር መገናኘት ያስደስተኛል። ቅዳሴ ሰላም ያስገኛል። በቤት ውስጥም እፀልያለሁ። ጠዋት እና ምሽት እንዘክራለን። የእምነት መጻሀፍ አነባለሁ። ብፆም ጊዜ ህግን እከተላለሁ። ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል። በእግዚአብሔር ላይ እተማመናለሁ። እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በእሁድ ቤተክርስቲያን እሄዳለሁ። ጸሎት እና መዝሙር እወዳለሁ። የወንጌል ትምህርት ምክር ይሰጣል። ከማህበረሰብ ጋር መገናኝ ያስተስተኛል። ቅዳሴ ሰላም ያስገኛል። በቤት ውስጥም እፀልያለሁ። ጠዋት እና ምሽት እንዘክራለን። የእምነት መጻፍ አነባለሁ። በጾም ጊዜ ህግን እከተላለሁ። ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል። በእግዚአብሔር ላይ እተማመናለሁ። እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በየሁድ ቤተክርስቲያን እሄዳለሁ። ጸሎት እና መዝሙር እወዳለሁ። የወንጌል ትምህርት ምክር ይሰጣል። ከማህበረሰብ ጋር መገናኘት ያስደስተኛል። ቅዳሴ ሰላም ያስገኛል። በቤት ውስጥም እፀልያለሁ። ጠዋት እና ምሽት እንዘክራለን። የእምነት መጻፍ አነባለሁ። በጾም ጊዜ ህግን እከተላለሁ። ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል። በእግዚአብሔር ላይ እተማመናለሁ። እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በየሁድ ቤተክርስቲያን እሄዳለሁ። ጸሎት እና መዝሙር ወዳለሁ። የወንጌል ትምህርት ምክር ይሰጣል። ከማህበረሰብ ጋር መገናኝ ያስተስተኛል። ቅዳሴ ሰላም ያስገኛል። በቤት ውስጥም እፀያለሁ። ጠዋት እና ምሽት እንዘክራለን። የእምነት መጻፍ አነባለሁ። በጾም ጊዜ ህግን እከተላለሁ። ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል። በእግዚአብሔር ላይ እተማመናለሁ። እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በየሁድ ቤተክርስቲያን እሄዳለሁ። ጸሎት እና መዝሙር እወዳለሁ። የወንጌል ትምህርት ምክር ይሰጣል። ከማህበረሰብ ጋር መገናኘት ያስደስተኛል። ቅዳሴ ሰላም ያስገኛል። በቤት ውስጥም እፀያለሁ። ጠዋት እና ምሽት እንዘክራለን። የእምነት መጻፍ አነባለሁ። በጾም ጊዜ ህግን እከተላለሁ። ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል። በእግዚአብሔር ላይ እተማመናለሁ። እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በየሁድ ቤተክርስቲያን እሄዳለሁ። ጸሎት እና መዝሙር ወዳለሁ። የወንጌል ትምህርት ምክር ይሰጣል። ከማህበረሰብ ጋር መገናኝ ያስተስተኛል። ቅዳሴ ሰላም ያስገኛል። በቤት ውስጥም እፀያለሁ። ጠዋት እና ምሽት እንዘክራለን። የእምነት መጻፍ አነባለሁ። በጾም ጊዜ ህግን እከተላለሁ። ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል። በእግዚአብሔር ላይ እተማመናለሁ። እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በየሁድ ቤተክርስቲያን እሄዳለሁ። ጸሎት እና መዝሙር ወዳለሁ። የወንጌል ትምህርት ምክር ይሰጣል። ከማህበረሰብ ጋር መገናኝ ያስተስተኛል። ቅዳሴ ሰላም ያስገኛል። በቤት ውስጥም ምጸነ እያለሁ። ጠዋት እና ምሽት እንዘክራለን። የእምነት መጻፍ አነባለሁ። ብዙም ጊዜ ህግን እከተላለሁ። ይህ መንፈሳዊ እርግጥ ይሰጣል። እምነት ተስፋ ይሰጣል። በእግዚአብሔር ላይ እተማመናለሁ።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

የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለው ሳምንት ሶስት ጊዜ እሞክራለው። ጠዋት ለመነሳት ከባድ ነው ግን ከተለማመድኩ በኋላ ደስ ይለኛል። መራመድና መሮጥ እሰራለው። አንዳንድ የመታጠፍ እንቅስቃሴዎች አደርጋለው። አካሌ እየተለወጠ ነው የበለጠ ጠንካራ ይሰማኛል ጤናዬም የተሻለ ነው። ከጓደኛ ጋር አብሮ መስራት ያበረታታል እርስ በእርሳችን። እንገፋፋለን ሰላሳ ደቂቃ ያህል ይወስዳል ይህን እንደ ልምድ ማረግ ያስፈልጋል። የአካል ብቃት እንቅስቃሴ መደበኛ ማረግ ጀምሬያለው በሳምንት ሶስት ጊዜ። እሞክራለው ጠዋት ለመነሳት ከባድ ነው ግን ከተለማመድኩ በኋላ ደስ ይለኛል። መራመድና መሮጥ እሰራለው አንዳንዴ የመታጠፍ እንቅስቃሴዎች አደርጋለው። አካሌ እየተለወጠ ነው የበለጠ ጠንካራ ይሰማኛል ጤናዬም እየተሻለ ነው ከጓደኛዬ ጋር አብሮ መስራት ያበረታታል። እርስ በእርሳችን እንገፋፋለን ለሰላሳ ደቂቃ ያህል ይወስዳል። ይህን እንደ ልምድ ማድረግ እፈልጋለው። የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለው ሳምንት። ሶስት ጊዜ እሞክራለው ጠዋት ለመነሳት ከባድ ነው ግን እየተለማመድኩ በኋዬ ደስ ይለኛል። መራመድና መሮጥ እሰራለው አንዳንዴ የመታጠፍ እንቅስቃሴዎች አደርጋለው። አካሌ እተላወጠ ነው በበለጠ ጠንካራ ያሰማኛል ጤናዬም የተሻለ ነው። ከጓደኛ ጋር አብሮ መስራት ያበረታታል እርስ በእርሳችን እንገፋፋለን። ሰላሳ ደቂቃ ያህል ይወስዳል ይሄንን እንደ ልምድ ማድረግ እፈልጋለው። የአካል ብቃት እንቅስቃሴ መደበኛ ማረግ ጀምሬያለው በሳምንት ሶስት ጊዜ እሞክራለው። ጠዋት ምን ለመነሳት ከባድ ነው ቀድሜ ከተለማመድኩ በኋላ ደስ ይለኛል። መራመድና መሮጥ እሰራለው አንዳንዴ የመታጠፍ እንቅስቃሴዎች አደርጋለው። አካሌ እየተለወጠ ነው የበለጠ ጠንካራ ይሰማኛል ጤናዬም የተሻለ ነው። ከጓደኛ ጋር አብሮ መስራት ያበረታታል እርስ በእርሳችን እንገፋፋለን። ሰላሳ ደቂቃ ያህል ይወስዳል ይህ እንደ ልምድ ማድረግ እፈልጋለው የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለው። በሳምንት ሶስት ጊዜ እሞክራለው ጠዋት ለመነሳት ከባድ ነው ግን ከተለማመድኩ በኋላ ደስ ይለኛል መራመድና መሮጥ እሰራለው። አንዳንድ የመታጠፍ እንቅስቃሴዎችን አደርጋለው አካሌ እየተለወጠ ነው የበለጠ ጠንካራ ይሰማኛል። ጤናዬ እየተሻለ ነው ከጓደኞቼ ጋር አብሮ መስራት ያበረታታል እርስ በእርሳችን እንገፋፋለን። ሰላሳ ደቂቃ ያህል ይወስዳል ይሄ እንደ ልምድ ማድረግ ይፈልጋል። እፈልጋለው የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለው። ሳምንት ሶስት ጊዜ እሞክራለው ጠዋት ለመነሳት ከባድ ነው ግን ከተለማመድኩ በጣም ደስ ይለኛል መራመድ። መራመድ መሮጥ እሰራለው አንዳንዴ የመታጠፍ እንቅስቃሴዎች። አደርጋለው አካሌ እየተለወጠ ነው። የበለጠ ጠንካራ ይሰማኛል ጤናዬም የተሻለ ነው። ከጓደኛዬ ጋር አብሮ መስራት ያበረታታል። እርስ በእርሳችን እንገፋፋለን። ሰላሳ ደቂቃ ያህል ይወስዳል ይህ እንደ ልምድ ለማድረግ እፈልጋለው። የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለው። በሳምንት ሶስት ጊዜ እሞክራለው ጠዋት ለመነሳት ከባድ ነው ግን ከተለማመድኩ በኋላ ደስ ይለኛል። መራመድና መሮጥ እሰራለው አንዳንድ የመታጠፍ እንቅስቃሴዎች አደርጋለው። አካሌ እየተለወጠ ነው የበለጠ ጠንካራ ይሰማኛል። ጤናዬም የተሻለ ነው ከጓደኛ ጋራ አብሮ መስራት ያበረታታል እርስ በእርሳችን እንገፋፋለን። ሰላሳ ደቂቃ ያህል ይወስዳል ይህንን እንደ ልምድ ለማድረግ እፈልጋለው። የአካል ብቃት እንቅስቃሴ መደበኛ ማድረግ ጀመሬያለው ሳምንት ሶስት ጊዜ ጠዋት ከለመነሳ ከባድ ነው። ግን ከተለማመድኩ በኋላ ደስ ይለኛል መራመድና መሮጥ እሰራለው አንዳንዴ የመታጠፉ እንቅስቃሴዎች አደርጋለው። አካሌ እየተለወጠ ነው የበለጠ ጠንካራ ይሰማኛል ጤናማም የተሻለ ነው። ከጓደኛዬ ጋር አብሮ መስራት ያበረታታል እርስ በእርሳችን እንገፋፋለን። ሰላሳ ደቂቃ ያክል ይወስዳል ይሄንን። እንደ ልምድ ማድረግ እፈልጋለው። የአካል ብቃት እንቅስቃሴ መደበኛ ማረግ ጀምሬያለው ሳምንት ሶስት ጊዜ እሞክራለው ጠዋት ለመነሳት ከባድ ነው። ግን ከተለማመድኩ በኋላ ደስ ይለኛል መራመድና መሮጥ እሰራለው አንዳንዴ የመታጠፍ እንቅስቃሴዎች አደርጋለው። አካል እየተለወጠ ነው የበለጠ ጠንካራ ይሰማኛል ጤናዬም እየተሻለ ነው። ከጓደኛ ጋር አብሮ መስራት ያበረታታል እርስ በእርሳችን እንገፋፋለን። ሰላሳ ደቂቃ ያህል ይወስዳል ይህን እንደ ልምድ ማድረግ እፈልጋለው። የአካል ብቃት እንቅስቃሴ መደበኛ ማድረግ ጀመረያለው ሳምንት ሶስት ጊዜ እሞክራለው። ጠዋት ለመነሳት ከባድ ነው ግን ከ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

ዛሬ በሽታ ሰማኝ የራስ ምታትና ትኩሳት አለብኝ ወደ ስራ አልሄድኩም ቤት ውስጥ በአልጋ እቆያለሁ። ብዙ ውሃ እጠጣለሁ መድሃኒት እወስጃለሁ። እናቴ ሾርባ ላከችልኝ ሞቅያለ ነው። ትንሽ ያህል እበላለሁ ድካም ይሰማኛል ማንበብ እንኳን አልችልም። ፊልም ብቻ እመለከታለሁ ለመተኛት እሞክራለሁ። እረፍት ምርጥ መዳሚት ነው። ነገ እንደሚሻል ተስፋ አደርጋለሁ። ጤንነት አስፈላጊ ነው። ዛሬ በሽታ ተሰማኝ የራስ ምታትና ተኩሳት አለብኝ ወደ ስራ ሄድኩኝ ቤት ውስጥ በአልጋ ባልቀው እቆያለሁ። ብዙ ውሃ እጠጣለሁ መድሃኒት ወስጃለሁ። እናቴ ሾርባ ላከችልኝ ሞቅ ያለ ነው። ትንሽ ያህል እበላለሁ ድካም ይሰማኛል ማንበብ እንኳን አልችልም። ፊቴ ፊርም ብቻ እመለከታለሁ ለመተኛት እሞክራለሁ። እረፍት ምርጥ መድሃኒት ነው። እና ጋር ገንዘብ እንደሚሻል ተስፋ አደርጋለሁ። ጤንነት አስፈላጊ ነው። ዛሬ በሽታ ሰማኝ ራስ ምታት እና ትኩሳት አለብኝ ወደ ስራ አልሄድኩም ቤት ውስጥ። በአልጋ እንቆያለሁ ብዙ ውሃ እጠጣለሁ መድሃኒት ወስጃለሁ። እናቴ ሾርባ ላከችልኝ ሞቅ ያለ ነው። ትንሽ ያህል እበላለሁ ድካም ይሰማኛል ማንበብ እንኳን አልችልም። ፊልም ብቻ እመለከታለሁ ለመተኛት እሞክራለሁ። እረፍት ምርጥ መድሃኒት ነው። እንደምሻል ነገ እንደምሻል ተስፋ አደርጋለሁ ጤንነት አስፈላጊ ነው። ዛሬ በሽታ ሰማኝ ራስ ምታትና ትኩሳት አለብኝ። ወደ ስራ አልሄድኩም ቤት ውስጥ አልጋ እቆያለሁ ብዙ ውሃ እጠጣለሁ። መድሃኒት ወስጃለሁ እናቴ ሹርባ ላካችንሊ ሞቃለ ነው። ትንሽ ያህል እበላለሁ። ፊልም ብቻ እመለከታለሁ ለመተኛ ትሞክራለሁ እረፍት ምርጥ መድሃኒት ነው። ነገ እንደሚሻል ተስፋ አደርጋለሁ ጤንነት አስፈናጊ ነው። ዛሬ በሽታ ተሰማኝ የራስ ምታትን እና ትኩሳት አደበኝ ወደ ስራህ ሄድኩም። ቤት ውስጥ በአድርጋ ቆያለሁ ብዙ ውሃ እርጣለሁ መድሃኒት ወስጃለሁ እናቴ ጆርባ ላከችልኝ። ውቅ ያለህለው ትንሽ ያህል እበላለሁ ድካም ይሰማኛል ማንበብ እንኳን አልችልም። ፊልም ብቻ እመለከታለሁ ለመተኛ ትሞክራለሁ እረፍት ምርጥ መድሃኒት ነው እንደሚሻ ተስፋ አደርጋለሁ። ዛሬ በሽታ ተሰማኝ የራስ ምታትና ትኩሳት አለብኝ። ወደ ስራ ሄድኩኝ ቤት ውስጥ። በአልጋ እቆያለሁ ብዙ ውሃ እጠጣለሁ መድሃኒት እወስዳለሁ። ወስጃለሁ እናቴ ሾርባ ላከችልኝ ሞቅ ያለ ነው። ትንሽ ያህል እበላለሁ ደካማ ይሰማኛል። ማንበብ እንኳን አልችልም ፊልም ብቻ እመለከታለሁ ለመተኛ እሞክራለሁ። እረፍት ምርጥ መድሃኒት ነው። ነገ እንደሚሻት ተስፋ አደርጋለሁ ጤንነት አስፈናጊ ነው። ዛሬ በሽታ ተሰማኝ የራስ ምታት እና ትኩሳት አለብኝ። ወደ ስራ አልሄድኩም። ቤት ውስጥ አልጋ እቆያለሁ ብዙ ውሃ እጠጣለሁ መድሃኒት ወስጃለሁ። እናቴ ሾርባ ላከችልኝ ወቅታ አለ ነው። ትንሽ ያህል እበላለሁ። ልካም ይሰማኛል ማንበብ እንኳን አልችልም ፊልም ብቻ እመለከታለሁ መተኛ እሞክራለሁ። እረፍት ምርጥ መድሃኒት ነው። ነገ እንደሚሻል ተስፋ አደርጋለሁ ጤንነት አስፈናጊ ነው። ዛሬ በሽታ ተሰማኝ። ዛሬ በሽታ ተሰማኝ ራስ ምታትንና ትኩሳትን አለብኝ። ወደ ስራ ልሄድኩኝ ቤት ውስጥ በአልጋ እቆያለሁ ብዙ ውሃ እጠጣለሁ መድሃኒት እወስጃለሁ እናቴ ሾርባላ ላከችልኝ ሞቅ አለ። ነው ትንሽ ያህል እበላለሁ ድካም ይሰማኛል ማንበብ እንኳን አልችልም ፊልሜ ብቻ እመለከታለሁ ለመተኛት እሞክራለሁ እረፍት ምርጥ መድሃኒት ነው። ነገ እንደሚሻል ተስፋ አደርጋለሁ ጤንነት አስፈላጊ ነው። ዛሬ በሽታ ተሰማኝ የራስ ምታት እና ትኩሳት አለብኝ። ወደ ስራ ልሄድኩኝ ቤት ውስጡ አልጋ እቆያለሁ ብዙ ውሃ እጠጣለሁ መድሃኒት ወስጃለሁ እናቴ ሹር ባላከችሌ ሞቅ ያለ ነው። ትንሽ ያህል እበላለሁ ድካም ይሰማኛል ማንበብ እኮ አልችልም ፊልም ብቻ እመለከታለሁ ለመተኛት እሞክራለሁ። እረፍት ምርጥ መድሃኒት ነው። ነገ እንደሚሻል ተስፋ አደርጋለሁ ጤንነት አስፈላጊ ነው። ዛሬ መሽታ አሰማኝ ራስ ምታትና ትኩሳት አለብኝ ወደ ስራሌ። ቤት ውስጥ በአልጋ እቆያለሁ ብዙ ውሃ እጠጣለሁ መድሃኒት ወስጃለሁ እናቴ ሾርባ ላከችልኝ ሞቅ ያለ ነው። ትንሽ ያህል በላለው ደካም ይሰማኛል ማንበብ እኮ አልችልም ፊልም ብቻ እመለከታለሁ ለመተኛት እሞክራለሁ። እረፍት ምርጥ መድሃኒት ነው። እንደሚሻል ተስፋ አደርጋለሁ ጤንነት አስፈናጊ ነው። ዛሬ በሽታ አሰማኝ የራስ ምታትና ተኮሳ ታነቢ ወደ ስራ ልሄድኩኝ ቤት ውስጥ በአልጋ እቆያለሁ ብዙ ውሃ ጠጣለሁ መድሃኒት ወስጃለሁ። እናቴ ሹር ላከርችልኝ ሞቅ ያለነው ትንሽ ያህል እበላለሁ ድካም ይሰማኛል ማንበብ እንኳን አልችልም ፊልም ብቻ እመለከታለሁ። ለመተኛት እሞክራለሁ እረፍት ምርጥ መድሃኒት ነው እንደሚሻል ተስፋ አአደርጋለሁ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

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ። የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ ወዳጆች ምን እያደረጉ ያየሁ ነው መልእክቶችን እመልሳለሁ ሰዓታት ያልፋሉ ይህ ጤናማ አይደለም። ሌሎች ነገሮች ማድረግ አለብኝ እንደ ማንበብ ወይም የአካል ብቃት እንቅስቃሴ ግን ስልክ ያስፈልገኛል። አስተያየቶችን አስተያየቶችን ማንበብ እወዳለሁ። ቪዲዮዎችን እመለከታለሁ ስክሪንግ ጊዜን መቀነስ አለብኝ። ተጠቃሚ መሆን ይቻላል ሚዛን ማግኘት ያስፈልጋል ስልኮች ጠቃሚ ናቸው ግን ቁጥጥር ያስፈልጋል። ስልኬ በጣም እጠቀማለሁ ሁሌ እየፈተሽኩ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ ወዳጆች ምን እንዳደረጉ እያየሁ ነው። መልእክቶች እመልሳለሁ ሰዓታት ያልፋሉ ይህ ጤናማ አይደለም። ሌሎች ነገሮች ማድረግ አለብኝ። እንደ ማንበብ ወይም የአካል ብቃት እንቅስቃሴ ግን ስልክ ያስገርፈኛል አስተያየቶችን ማንበብ እወዳለሁ። ቪዲዮዎችን እመለከታለሁ የስክሪን ጊዜዬን መቀነስ አለብኝ ተጠቃሚ መሆን ይቻላል ሚዛን ማግኘት ያስፈልጋል። ስልኮች ጠቃሚ ናቸው ግን ቁጥጥር ያስፈልጋል። ስልኬ በጣም እጠቀመዋለሁ። ሁሌ እየፈተሽኩ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ ማህበራዊ ሚዲያ መተግበሪያዎችን እከፈታለሁ። ወዳጆች ምን እንዳደረጉ እያየሁ ነው። መልእክቶችም እመልሳለሁ ሰዓታት ያልፋሉ ይህ ጤናማ አይደለም። ሌሎች ነገሮች ማድረግ አለብኝ እንደማንበብ ወይም የአካል ብቃት እንቅስቃሴ። ግን ስልክ ያስፈልገኛል አስተያየቶች ያስገርፈኛል አስተያየቶችን ማንበብ እወዳለሁ። ቪዲዮዎችን እመለከታለሁ ስክሪን ጊዜ መቀነስ አለብኝ ተጠቃሚ መሆን ይቻላል ሚዛን ማግኘት ያስፈልጋል ሰዎች ጠቃሚ ናቸው ግን ቁጥጥር ያስፈልጋል። ስልኬ በጣም የምጠቀመው ሁሌ እየፈተሽኩ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ። ማህበራዊ ሚዲያ መተግበሪያዎችን ከፍታለሁ ወላጆች ምን እንዳደረጉ እያየሁ ነው። መልእክቶች እመልሳለው ሰዓታት ያልፋሉ ይህ ጤናማ አይደለም። ሌሎችም ነገሮች ማድረግ አለብኝ እንደማንበብ ወይም የአካል ብቃት እንቅስቃሴ ግን ስልክ ያስገርፈኛል። አስተያየቶችን ማንበብ እወዳለሁ ቪዲዮዎችን እመለከታለሁ እስክልኝ ጊዜን መቀነስ አለብኝ። ተጠቃሚ መሆን ይቻላል ሚዛንን ማግኘት ያስፈልጋል ሰልኮች ጠቃሚ ናቸው ግን ቁጥጥር ያስፈልጋል። ስልኬን በጣም እጠቀመዋለሁ። ሁሌ እየፈተሽኩ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ ማህበራዊ ሚዲያ መተግበሪያዎችን እከፍታለሁ። ወዳጆች ምን እንዳደረጉ እያየሁ ነው መልእክቶች እመልሳለሁ ሰዓታት ያልፋሉ። ይህ ጤናማ አይደለም ሌሎች ነገሮች ማድረግ አለብኝ እንደ ማንበብ ወይም የአካል ብቃት እንቅስቃሴ ግን። ስልክ ያስፈልገኛል አስተያየቶችን ማንበብ እወዳለሁ ቪዲዮዎችን እመለከታለሁ ስክሪን ጊዜ መቀነስ አለብኝ። ተጠቃሚ መሆን ይቻላል ሚዛን ማግኘት ያስፈልጋል ስልኮች ጠቃሚ ናቸው ግን ቁጥጥር ያስፈልጋል። ስልኬ በጣም እጠቀማለሁ ሁሌ እየፈተሽኩ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ። የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ ወዳዶች ምን እንዳደረጉ እያየሁ ነው። መልእክቶችን እመልሳለሁ ሰዓታትም ያልፋሉ ይህ ጤናማ አይደለም ሌሎች ነገሮች ማድረግ አለብኝ እንደ ማንበብ ወይም የአካል ብቃት እንቅስቃሴ ግን ስልክ ያስከርፈኛል። አስተያየቶችን ማንበብ እወዳለሁ ቪዲዮዎችንም እመለከታለሁ የእስክሪን ጊዜ መቀነስ አለብኝ ተጠቃሚ መሆን ይቻላል ሚዛን ማግኘት ያስፈልጋል። ስልኮች ጠቃሚ ናቸው ግን ቁጥጥር ያስፈልጋል። ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ ማህበራዊ ሚዲያ መተግበሪያዎችን እከፍታለሁ ወዳጆች ምን እንዳደረጉ እያየሁ ነው መልክቶችን እመልሳለሁ ሰዓታት ያልፋሉ ይህ ጤናማ አይደለም። ሌሎች ነገሮች ማድረግ አለብኝ እንደማንበብ ወይም ያካል ብቃት። እንቅስቃሴ ግን። ስልክ ያስገርፈኛል አስተያየቶችን ማንበብ እወዳለሁ ቪዲዮዎችንም። እመለከታለሁ የ ስክሪን ጊዜ መቀነስ አለብኝ ተጠቃሚ መሆን ይቻላል ሚዛን ማግኘት ያስፈልጋል ስልኮች። ጠቃሚ ናቸው ግን ቁጥጥር ያስፈንጋል። ስልኬ በጣም እጠቀማለሁ ሁሌ የፈተሽኩ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ። ወዳጆች ምን እንዳደረጉ እያየሁ ነው መልእክቶች መነሳት ነው ሰዓታት ያልፋሉ ጤናማ አይደለም ሌሎች ነገሮች ማድረግ አለብኝ። እንደማንበብ ወይ የአካል ብቃት እንቅስቃሴ ግን። ስልክ ያስፈልገኛል አስተያየቶችን። መልእክት ማንበብ እወዳለሁ ቪዲዮዎችን እመለከታለሁ ስክሪን ጊዜ መቀነስ አለብኝ ተጠቃሚ ሆነች